መኪና ከሚለው መኪና ማለት ምንድነው? እንግዲህ መኪና ከመጓጓዣ ከመጓጓዣ መኪና ማለት ከመጓጓዣ መሳሪያዎች አንዱ ነው ከዘመናዊ መጓጓዣ ለምሳሌ መኪና ከዘመናዊ መጓጓዣ መሳሪያዎች ውስጥ መመደብ ይችላል። ስለዚህ በመኪና ስንጓጓዝ የተለያዩ መንገዶችን መሄድ ይቻላል እንችላለን። ይህ መኪና በምንድንነው በመሬት ላይ ነው መሄድ የሚችለው። መኪና ምን ይመስላል ለሚለው ደግሞ መኪና እንግዲህ ከስር ጎማዎች አሉት ከላይ ደግሞ ብረት ነው። ሌላው በመኪና ስንጓዝ ምን ማድረግ አለብን ወደሚለው። ስገባ እንግዲህ በከተማ ውስጥ ወይ በመኪና ስንጓዝ የተለያየ አይነት ጉዞ አለ የአጭር ርቀት አለ የረጅም ርቀት አለ ረጃጅም ርቀቶችን ስንጓዝ ግን መስ በመኪና ውስጥ ስንሄድ መስኮቶች መከፈት አለባቸው። የተለያየ የተለያየ በሽታ ሊኖር ስለሚችል ለምሳሌ በትንፋሽ የሚተላለፉ በሽታዎች። ቲቪ ሳምባ የመሳሰሉት በሽታዎች እንግዲህ ሊኖሩ ስለሚችሉ መኪና ስንሄድ የተለያየ አይነት ጥንቃቄ ማስክ ማድረግ መስኮት መክፈት የመሳሰሉትን እንግዲህ በመኪና ውስጥ የሚደረጉ ጥንቃቄዎች ናቸው። እኔ አሁን አሁን ስለእኔ ላውራ እስቲ አሁን በመኪና ስጓዝ ምን ምንድንነው የደረሰብኝ ነገር? ምን የአሁን ረጅም ሰዓት እጓዝ ነበር ለአንድ ቀን ምናምን ተጉዤ እሄድ ነበር። ምንድንነው በዚህ ለዚህ በአንድ ቀን ውስጥ ያገኘ ስ አንድ ቀን ሙሉ ስጓዝ ከፍተኛ ድካም አለው። መንገዱ አስፋልት ሊሆን ይችላል። ደግሞ ኖርማል ደግሞ ድንጋይና ጠጠር ያለው ፒስታ ሊሆን ይችላል። ስለዚህ እነዚህ እነዚህ ነገሮች ስላሉ በጣም አድካሚ ጉዞ ነው የሚሆነው። እንግዲህ ከመኪና አይነቶች አይሩፍ እና ዶልፊን በጣም ይመቸኛል ምክንያቱም መጠነኛ የሰው ብዛት ነው የሚይዙት። ጊዜ ደግሞ የራሳችን መኪና ቢኖር ይመረጣል። ግን በኢኮኖሚ ምክንያት ምናልባት የራሳችን መኪና ላይኖረን ስለሚችል። መጓጓዣዎችን ላዳ ላዳዎችን ላዳ ማለት እንግዲህ የቤት መኪና ሆኖ ግን በትራንስፖርት የሚሰራ ማለት ነው። ስለዚህ እነሱን መጠቀም ይቻላል። ሌላው በተጨማሪ እንግዲህ በመኪና ስንሄድ ምንድንነው ያለው ነገር? ሁልጊዜም ቀይ ወጥ መመገብ የለብንም ምክንያቱም በአፋችን ሊመጣ ስለሚችል። ሁለተኛ ነገር ምንድንነው? በመኪ መኪና ማለት በጣም በጣም መጥፎ እንትን ነው። ግን ስንጓዝ ደግሞ ይሄንን ማሰብ የለብንም። ዋናው ለጥቅማችን መዋሉ ነው። አንዳንድ ነገር ደግሞ ከዚህ በመኪና ዙሪያ የተለያዩ የመኪና አይነቶች መኪና በእኛ ሀገር ሲመጣ እዚሁ ነው የሚገጣጠመው። ይሄ መኪና ሲገጣጠም እንግዲህ የተለያየ ችግር ሊገጥመው ይችላል። አዲስ መኪና እንደተገዛ አዲስ እንደተገዛ የሚበላሽበት ሁኔታ እንዲህ ነው እንደዚህ አይነት ሁኔታ የሚፈጠረው። መኪናው ገና ከዛ ሲመጣ የአገጣጣም ችግር ሲኖርበት የሞተሩ ደግሞ የመኪናው የእቃው ጥራት ሲኖርበት እንደዚህ አይነት አጋጣሚዎች ሊገ ሊገጥሙን ይችላሉ። ስለዚህ መኪናችንን ስንገዛ አዲስ መኪና ብቻ ስለሆነ ሳይሆን በብዙ ነገር መታየት አለበት። አዳዲስ እቃዎችን በአሮጌ እቃዎች የሚቀይሩበት ራሳቸው አምራቾች እንደዚህ አይነት ሁኔታዎች ሊፈጠሩ ይችላሉ። ስለዚህ ሁልጊዜም ቢሆን መኪናችን መኪናችን የተሻለች መሆን አለባት ማለት ነው። ከዛ በተጨማሪ በምንም ሁኔታ ውስጥ ቢሆን ራሳችንን ከመኪና ውጪ መጓዝ የለብንም። በነገራችን ላይ በእግራችን መጎዝ ጥቅም አለው ግን ቶሎ ለመድረስ ስራችን ቀልጣፋ እንዲሆን የተሻለ ለውጥ እንዲኖረን ግን ደግሞ በመኪና ብንጓጓዝ የተሻለ ነው። ሌላው ምንድንነው? መኪና እንግዲህ በጣም ተ ተረጋግተን መንዳት ያለብን ነው እንደውም አትቸኩል ረጋ ብለህ ረጋ ብለህ በትግስትን እንንዳ ህይወት እንዳንቀጥፍ። አካል እንዳንጎዳ። ሁሌም ረጋ ብለህ በትግስት እንንዳ። እያለ እንደውም የሚዘመር የትራፊክ መዝሙር አለ። ስለዚህ ይህ የተዘጋጀው ትክክለኛ የሆነ ትራፊክ ጥበቃ